ብዙ ጊዜ የምወደው ስፖርት የተለያዩ ስፖርቶች እወዳለሁ። ግን ገመድ ዝላይ እና እንደዚህ መተጣጠፍ እነሱ ደስ ይሉኛል እና ያው ስፖርት ማድረግ በጣም አሪፍ ነው። ያው ገመድ ዝላይ እንደሚታወቀው የደም ዝውውራችንን እንዲስተካከል ቀናችን ውሏችን እንዲያመር ያደርጋል። እና እነዚህ እነዚህ ስፖርቶች ይበልጥ ደስ ይሉኛል። እና የተለያዩ ስፖርቶችን እወዳለሁ

መጠበቅ ታግድ ነው መጠበቅ ታግድ ነው አልገባኝ የተለያዩ ማገድ ማለት የተለያዩ ከብቶችን እንስሶችን ማገድ ነው ወይስ መጠበቅ ነው የሚለው ትንሽ ግር ብሎኛል። እንጂ መጠበቅ ታግድ ነው የሚለው ነገር በርግጥ ልክ ሊሆን ይችላል። ግን መጠበቅ ታግድ ነው አዎ ታግድ ይሆናል መጠበቅ ማለት ነው። እና ታግድ ሲሆን ደግሞ ታግድ ሊሆን ይችላል። እና ከዛ ነው መጠበቅ ታግድ ነው የሚባለው

ገንዘብ አልቆጥብም ብዙን ጊዜ የእለቷን ወጪ ነው የማወጣና ብቆጥብ አሪፍ ነው ብዬ አስባለሁ። ግን እስካሁን ብዙም አልቆጥብም ምክንያቱም እንደነገርኳችሁ የእለቷን ወጪ ነው የምጠቀመው አሁን የሚያስፈልገኝን ወዲያው ነው የምጠቀመው እና በዚህ ላይ ችግር አለብኝ ብዬ አምናለሁ ምክንያቱም የእለቷን ገንዘብ ስለማልጠቀም ነው እንጂ ያው ገንዘብ ብቆጥብ ጥሩ ነው ብዬ አምናለሁ። እና አሁን ገንዘብ ለመቆጣብ ዋናው አስፈላጊ ነገር በደንብ መስራት ነው እና በደንብ ሰርተን ለአሁንም የሚያመስፈልገንን ብቻ በእቅድ ፅፈን መጠቀም ነው ጥሩ ብዬ አምናለሁ።

የስራ ጊዜ ደስ የሚል ነው ያው ጠዋት እነሳለሁ እተጣጥባለሁ ምሳራውን ምሸከክፈውን ጨራርሼ ከሰአት ደግሞ እንዲሁም ስራ ካለኝ እጨራርሳለሁ እና የስራ ጊዜ ደስ ብሎኝ ተደስቼ ፈካ ብዬ ነው የምሰራው። እና በአግባቡ ስለምሰራ ስራዬን በእቅድ ተመርቼ ለዛሬ ይሄን ይሄን ስራ ልስራ ለነገ ይሄን ከሰአት ይሄን ብዬ በእቅድ ተመርቼ ስለምሰራ ደስ ብሎኝና የስራ ጊዜ ደስ በሚል ሁኔታ ነው የሚጠናቀቀው። ብዙም ጊዜ እና ደስ ያለኝ ስራ ነው የምሰራው እንደፈለኩ ማለት ነው። ምክንያቱም ቶሎ አድካሚ የሚሆኑ ስራዎችን ሊኖሩ ይችላሉ። በተከታታይ እና ለነዛ እቅድ አውጥቼ ቀን አውጥቼ በተወሰነው ቀን ዛሬ ይሄን እሰራለሁ ነገ ይሄን እሰራለሁ ብዬ ወስኜ ነው ብዙም ጊዜ የምሰራው። እና የስራ ጊዜ ይሄን ይመስላል በአብዛኛው ማለት ነው። እና በደስ ብሎኝ ነው የምሰራው

አዎ ሰዎችን በአይን ነው የምትመለከታለህ ምመለከተው ያው በአይን ስትመለከት ያ ሰው ጥሩ ይሰብ መጥፎ ይሰብ በአይኑ መለየት ትችላለህ። እና የሆነ አንዳንድ ሰዎች መጥፎ የሚያስቡ ከዓይናቸው ይለያል ደግ የሚያስቡ የሚራሩልህ የሚሳሱልህ ላንተ ጥሩ የሚያስቡ ላንተ ነገ የሚጨነቁ ላንተ በጣም ጥሩ ነገር የሚያስቡት ደግሞ በአይናቸው ይለያል። እና በአይን እለያለሁ አይቼ መለየት አይጠፋኝም። አንዳንድ አስመሳይ ሰዎች ካልሆኑ አንዳንድ ሰዎች ገና መጥፎ አስበው ከሆነ ተንኮል አስበው ከሆነ እለያለሁኝ ብዬ ማውራት እችላለሁ። በቻልኩት አቅም እለያሁ

አዎ ትንኞቹ በአካባቢው አሉ በእርግጥ እውቀት አላቸው የሚመጡበትና የማይመጡበት እንደዚህ ቆሻሻ በሆነ ሰዓት ነው ብዙ ጊዜ የሚከሰቱት የሚመጡት እና። አለው ወቅት አለው የሚመጣበት እና የማይመጣበት የተለያየ እውቀት አለው። ብዙን ጊዜ ግን እንደነገርኳችሁ ቆሻሻማ አካባቢ ስንሆን ነው ትንኞች በብዛት የሚከሰቱት እና። ከእኛም አካባቢ ትንኞች ይኖራሉ ግን ቆሻሻ የታቆረ ውሃን እና የተለያዩ ፕላስቲኮችን በማንሳት ከትንኞች መከልከል እንችላለን። ምክንያቱም ትንኞች የሚመጡት እንዳልኳችሁ ቆሻሻ ብለው እንጂ ሌላ ነገር ኑሮ አይደለም። እና ቆሻሻ ማስወገድ ከቻልን ደግሞ ትንኞችን ማስወገድ እንችላለን የሚል እምነት አለኝ። እና በቻልነው አቅም ቆሻሻ እናስወግድ ከትንኝ እንጠበቅ ማለት እፈልጋለሁኝ

ለምን ያህል ጊዜ በዚህ ስራ ሰርተሃል? በዚህ ስራ እንግዲህ ገና እንድ ሶስት ሳምንት ይሆነኛል። እና ስራው አሪፍ ነው የሚባል ነገር አለ። ያው ጥሩ ገቢ አገኝበታለሁ ብዬ አስባለሁ። ምክንያቱም ገንዘቡን በጣም ያስፈልገኛል እና በዚህ ስራ ከሰራሁ ያው እንግዲህ ሶስት ሳምንት ይሆነኛል። አሁን ላይ ወደ ሁለት ሰዓት ደርሻለሁ። እና ዶላሩን መቼ እንደሚያሳይ ባላውቅም ግን ጥሩ እየሰራሁ ነው ብዬ አምናለሁ። አሁን ላይ ያው ወደ ሁለት ሰዓት ደርሻለሁ ማለት ነው። እስካሁን ባለኝ ይሄ ነገር ያው ወደፊትም ግን እሰራዋለሁ። እስኪያልቅ ድረስ ያለም አቋረጥ ቀደም ሀይሌን አሰባስቤ። በተመቸኝ ሰዓት አመቻችቼም ቢሆን በተመቸኝ እና ደስ ባለኝ ሰዓት ለመስራት እሞክራለሁ። እና እስካሁን እንደነበርኳችሁ አንድ ሶስት ሳምንት ይሆነኛል ማለት ነው። በአጠቃላይ ባለፈው ሁለት ሳምንት ሆኖኛል ብያለሁ። አሁን አንድ ሳምንት ሶስት ሳምንት ማለት ነው። ሶስት ሳምንት ሶስት ሳምንት ሆኖኛል። በአጠቃላይ ስራውን ከጀመርኩኝ ማለት ነው።

ብዙም ጊዜ ደስ የሚለኝ የጫማ የተለያዩ ሽፎን ጫማዎች አሉ። አሁን ላይ የመጡ እንደ አቫንስ እንደ ኦልድሰታ ታብ እንዲሁም ደግሞ ኤርባን ምናምን በጣም በጣም ብዙ የተለያየው ጫማዎች አሉ። እና እንደዛ እንደዚህ አይነት እንደ ሲኒካራ አይነት ጫማዎች ደስ ይሉኛል። ግን እኔ የማዘወትረው አሁን ያለሁበትን ቦታ ስለማይመች ብዙ ጊዜ ሲሊፐር ጫማዎችን ነው የማዘወተረው ቶሎ እንደ ልብ ለማውለቅም ለመልበስም ስለሚመች ብዙን ጊዜ የማዘወትረው እኔ ግን ያው የተለያዩ ስሊፐር ጫማዎችን ነው ግን ደስ የሚለኝ ሽፎኖችን ነው። ሽፎን ደግሞ ራቅ ያለ መንገድ ስትሄድ ወይ ለመዘነጥ ወጣ ስትል ካልሆነ ብዙም ጊዜ ቤት ውስጥ ስለማይለበስ ነው እና እኔም ብዙም ጊዜ ወሎዬ ቤት ውስጥ ስለሆነ ስሊፐር ነው የማዘወትረው ስሊፐር ጫማ ነው የምለብሰው ቤት ውስጥ ሆነ ያሸፉን መልበስ ደስ አይልም የተለያየ ሶፋ ላይ ልትሰቀል ትችላለህ። አልጋ ላይ ልትሰቀል ትችላለህ። ወይም አልጋ ልታነጥፍ የሆነ ስራ ልትሰራ መሰቀል አይቀርም እና በዛ በዛ ምክንያት ነው እንጂ ብዙም ጊዜ የማዘዋውትረው እንደነገርኳችሁ ሲሊፓር ነው። ግን እኔ ደስ የሚሉኝ በተለያዩ ሽፎን ጫማዎች ነው። እና

አዎ ፀሀይ ስትጠልቅ መመልከት ደስ ይላል ስትጠልቅም ሆነ ስትወጣ ማየት በጣም ደስ የሚል ስሜት አለው። እና ያው ፀሀይ በስተምስራቅ በስተምዕራብ ወጥታ በስተምስራቅ ወጥታ ውጥታ በስተምስራቅ ትጠልቃለች እና ያን ነገር ማየት በጣም ደስ የሚል ስሜት አለው። እና ጠዋት ላይ ጻሃይዋ ስትወጣ ያለው ነገር ሙቀቱ ብርዱ እንደገና ጨለማዋን ገፋ የሰማይ ጨለማዋን ገፋ የምታመጣው ብርሃን በጣም ውበት አለውና ደስ ይላል። እንዲሁም ደግሞ ማታ ቀን ቆይቶ ያው ጨለማ ልትወጣ ስትል ያለው በጣም ደስ የሚል ስሜት አለው። እና ፀሀይ ማየት በጣም ደስ ይለኛል። ፀሀይ ስትጠልቅም ሆነ ስትወጣ ማየት ለእኔ ምቾት ይሰጠኛል በጣም ደስ የሚል ስሜት አለው። እና ፀሀይ ስትጠልቅ አያለሁ እንዲሁም ደግሞ ስትወጣ ያለው ነገር ጨለማውን ስትገፋው ያለው ነገር ደስ ይላል። ያንንም አያለሁ ስትጠልቅም ደግሞ በጣም ደስ የሚል ስሜት አለው በጣም ደስ የሚልን ነው አያታለሁ ደስ ትለኛለች

በጣም ተፈጥሮአዊ በሆነ መንገድ ላይ በተለይ ብዙ አትክልቶች አሉበት ልክ እንደመናፈሻል አለ አይደለ ደስ የሚሉ እጽዋት ጥላሻማነት የወፎቹን ዜማ እያዳመጥክ በጣም ደስ የሚል በጣም ተፈጥሮአዊ በሆነ መንገድ ላይ በተለይ ብዙ አትክልቶች አሉበት ልክ እንደመናፈሻል አለ አይደለ ደስ የሚሉ እጽዋት ጥላሻማነት የወፎቹን ዜማ እያዳመጥክ በጣም ደስ የሚል በጣም ነው ደስ የሚለኝ እንደዚህ አይነት ቦታዎችን ማየት ያው ራስህን እንድታዳምጥ ያደርግሃል እና በጣም ደስ የሚል ስሜት አለው። በጣም እና ማየት በጣም ደስ የለም። በዚች ምድር እና ያው ተፈጥሮን ስታይ ራስህን ለራስህ የሆነ እርካታ ይሰማሃል። ተፈጥሮ ስታይ ፈጣሪህን ታመሰግናለህ። ተፈጥሮ ስታይ ፈጣሪህን ታደንቃለህ። እና በጣም ደስ የሚል ስሜት ስላለው ተፈጥሮን ማየት በጣም ደስ ይለኛል። አያለሁ ተፈጥሮን እና በተፈጥሮን ቦታ መራመድ ደግሞ ነፋሻማነቱ አየሩ የወፎቹ ዜማ የወፎቹ ድምጽ ላንተ ደስ የሚል ስሜት ይሰጥሃል እና በጣም ደስ ይለኛል እወዳለሁ

ደስ የሚለኝ የሞቀት መጠን በጣም ሞቃታማ አልወድም። ምክንያቱም የተወለድኩበት አካባቢ ትንሽ ቀዝቃዛ በጣም ቀዝቃዛ የሚባል ባይሆንም ቀዝቃዛ ያለ ቦታ ስለሆነ በጣም ወቀታማ ቦታ ደስ አይለኝም እና መጠኑ በቃ መካከለኛ የሆነ ሙቀትም ያልሆነ ቀዝቃዛም ያልሆነ ቦታ ቢሆን ደስ ይለኛል። እኔ ምቾት የሚሰጠኝ እኔ ነው ብዬ አምናለሁ። እና የተለያዩ ቦታዎች ላይ ሲሄድ ቀዝቃዛ ቢሆን አየሩ በጣም ደስ ይለኛል። እና የሙቀት መጠኔ በጣም ሙቀት ያልሆነ በጣም በርዳ ያልሆነ ንፋስ የሆነ ፀሀይ ወይም ንፋሻማ የሆነ ሙቀት ለኔ ምቾት ይሰጣኛል። ከንፋሱ ጋር ሞቀቱ ደስ የሚል ነገር አለውና እንደዚህ አይነት ቢሆን ለኔ ደስ የሚል ስሜት አለው እና በጣም ደስ ይለኛል። ነፋሻማ ሙቃት ደስ ይለኛል። ምቾት ይሰጠኛል። እና እንደዛ ቢሆን ለኔ እንደኔ በጣም ደስ የሚል ስሜት አለው። ደስ ይለኛል። እንደዛ አይነት አየር

በእጅህ መጽሐፍ በጣም ደስ ይለኛል አዎ ብዙ ጊዜ የምጽፈው በእጄ ነው እና በተለይ የእንግሊዘኛ ጽሁፍ ስሆን ደግሞ የበለጠ ደስ ይለኛል። ትንሽ ከአማርኛው ላይ ትንሽ ይቀረኛል እና ደስ ይለኛል። አዎ በእጅ መጽሐፍ ደስ የሚል ነገር አለው። በጣም እወዳለሁ በእጄ መጽሐፍ እና በእጅ መጽሐፍ አዎ እወዳለሁኝ። ደስ ይላል በእጅ መጽሐፍ እንደፈለክ የፈለከውን ነገር። አማርኛም እንግሊዘኛም ደስ ብሎ በፈለከው ስታይል በሚገባ መልኩ በእጅ መጽሐፍን የመሰለ ነገር የለም። እና ብር በመጠቀም የተለያዩ ብዕሮችን በከለር በሰማያዊ በጥቁር በቢጫ በቀይ በነጭ። በነጭ እንኳን ወረቀት ነው ብዙን ጊዜ የሆነ እጭ ብእር በጥቁር ወረቀትም አንዳንዴ አይጠፋም እና ብዙን ጊዜ እንደዚህ አይነት ነገር እጠቀማለሁ። ለኔ ምቾት ይሰጠኛል ደስ የሚል ነገር አለው። እና በእጅ መጽሐፍ ደስ ይለኛል እወዳለሁ። አሁንም በእጄ እየጻፍኩ እገኛለሁ እና በእጄ መጽሐፍ ደስ ይለኛል። አሁን

ዋይፋይ እጠቀማለሁ አሁንም አጋጣሚ እየተጠቀምክ ያለው ዋይፋይ ነው። ያው ትንሽ ከቤታችን ራቅ ቢልም አንዳንዴ ግን እየሄድኩኝ መጠቀም ደስ ይለኛል። ምክንያቱም በዋይፋይ ብዙ ነገር ኢንተርኔት ሳትበላ በጣም ህይወትን የሚያቅል ነገር ነው። እና ዋይፋይ መጠቀም ደስ ይለኛል። በአንዴ ክፍያ አንከፍልህ በፈለከው ሰዓት ያለ ገደብ አሁንም ማታም በኋላም በፈለከው ሰዓት የምትጠቀመው ነው። እና በዋይፋይ መጠቀም ደስ ይለኛል። እንደነገርኳችሁ ብዙ ጊዜ የምጠቀመው በዋይፋይ ነው። ምክንያቱም ኑሮህን ያቀልልሃል ህይወትህን ያቀልልሃል እና ብዙ ጊዜ የምጠቀመው በዋይፋይ ነው። በዋይፋይ መጠቀም ደስ ይለኛል። እና ዋይፋይ ብዙን ጊዜ አዘወትራለሁ ዋይፋይ ደስ ይለኛል። ብዙ ኢንተርኔቶችን በቶሎ እንድትጠቀም ያደርግሃልና ኑሮሆን ያቀልልሃል። ምክንያቱም በዳታ ገዝተህ ስትጠቀም ብር ቶሎ የመበላት እድል አለህና ዋይፋይ ሲሆን ግና ደስ ይላል

ላፕቶፕ የለኝም እስካሁን አልጠቀምም። ግን አሁን ብር ሲኖረኝ ወደ ቤቴ የመግዛት ሀሳብ አለኝ። ምክንያቱም የተለያዩ ነገሮችን በስነ ስርዓት እንድትጠቀም ያደርግሃ። እና ወደፊት የመግዛት ሀሳብ አለኝ። እስካሁን ግን የለኝም ላፕቶፕ አልጠቀምም። የለኝም እስካሁን ባለው መረጃ መረጃዬ ግን ወደፊት ግን እገዛለሁ። ብዬ አስባለሁ

ምን አይነት መሳሪያዎች ትጠቀማለህ? ያው የተለያዩ አይነት መሳሪያዎች እጠቀማለሁ። ብዙን ጊዜ ለምግብ ማብሰያ ከሆነ የተለያዩ ድስቶችን ማንካዎችን ብረት ድስቶችን የተለያዩ ምግብ ማቅረቢያ ሳህኖችን እና የተለያዩ አይነት እቃዎችን እጠቀማለሁ። ለምግብ ማብሰያ ከሆነ ከዛ ባለፈ ደግሞ ለተለያዩ ነገሮች በጣም ብዙሃን መሳሪያዎችን እጠቀማለሁ። እና እንደ ምግብ ማብሰያ ለትምህርት ከሆነ ደግሞ ደብተር እስክብሪቶ እርሳስ ማስመሪያ እና ደግሞ እንዲሁም እስክብሪቶ እጠቀማለሁ ማለት ነው። ለትምህርት ከሆነ። ከዛ ባለፈ ደግሞ ለሌላ ለምን እጠቀማለሁ? ለሚለበስ ነገር ከሆነ አልባሳቶችን ጫማዎችን እንዲሁም ብርዳማ ከሆነ ካልስ ያንገት ኮፍያ ያንገት ሻርፕ እና የተለያዩ ነገሮችን እጠቀማለሁ። እና ብዙም ጊዜ እንደዚህ አይነት ነገሮችን አዘወትራለሁ። እጠቀማለሁ ያው ደስ ብሎኝ ነው ምጠቀመው። እና እንደዚህ አይነት እቃዎችን አዘወትራለሁ እጠቀማለሁ ብዙውን ጊዜ

የትርፍ ጊዜ ማሳለፊያዎቼ በጣም ብዙ አይነት ናቸው። ያው ብዙም ጊዜ በመዝናናት እንዲሁም ወክ በማድረግ እንዲሁም ደግሞ የተለያዩ ፊልሞችን የተለያዩ ቲክቶኮችን ፊልሞችን እንዲሁም ከቤተሰብ ጋር በማውራት ከጓደኞቼ ጋር ሄጄ ጊዜ በማሳለፍ። እንዲሁም ከሌሎች ሰዎች ጋር ሄጄ ጊዜ በማሳለፍ ነው ትርፍ ጊዜዬን የምጠቀመውና ትርፍ ጊዜዬን ያው ማረፊያ ሰዓቴም ስለሆነ በደንብ ዘና ብዬና ደስተኛ ሆኜ ተደስቼ ማድረግ የምፈልገውን ነገር አድርጌ። እና ትርፍ ጊዜ እንግዲህ በዚህ አይነት መልኩ ነው የማሳልፈው ደስ በሚል ሁኔታ ነው የማሳልፈው። ደስ ብሎኝ ደስተኛ ሆኜ በሚያስፈልግ መልኩ ነው እኔ ብዙ ጊዜ ትርፍ ጊዜህን የማሳልፈው ማለት ነው። እና ትርፍ ጊዜ ይህን ይመስልሃል? በጣም ብዙ አይነት የትርፍ ጊዜ ማሳለፊያ መንገዶች አሉ። ቤተሰብህን በመጠየቅ የተለያዩ አዝማድ አዝማድ ዘመዶች ከመሄድ ከጓደኞች ጋር እንዲሁም ደግሞ የተለያዩ ምግቦችን ደስ የሚለውን በማብሰል ምግቦችን በመመገብ በማብሰል መጠቀም እንችላለን ማለት ነው። ትርፍ ጊዜያችንን እንደዚህ እንደዚህ አይነት ነገር መጠቀም እንችላለን። ደስ በሚል ሁኔታ በምንፈልገው መልኩ መጠቀም እንችላለን ብዬ አምናለሁ። እና ብዙ ጊዜ እንደነገርኳችሁ የትርፍ ጊዜን የምጠቀመው በእንደዚህ አይነት ነገር ነው ማለት ነው። ደስ በሚሉ ሁኔታዎችን ነው የምጠቀመው ትርፍ ጊዜ

በጣም የምወደው በዓል ብዙ አይነት በዓሎችን እወዳለሁ በይበልጥ የምወደው ግን የተለያየ ባል ልንወድ እችላለሁ። ያው ጥምቀትም፣ ደስ ይለኛል! ገና፣ እንቁጣጣሽ፣ ፋሲካ እና የተለያየ ባህሎች አሉ ያው ሁሉንም ባል እወዳለሁ። ማለት እችላለሁ። ምክንያቱም ሁሉም ባል ደስ የሚል። ነገር አለው እና ያው ሁሉ ባል ነው የምወደው።

የምወደው ሬስቶራንት በአካባቢየ ያለ ሰላም ሬስቶራንት የሚባል አለና በጣም ደስ የሚል በጣም በጣም የምወደው ሬስቶራንት ነው። እና ብዙ ጊዜ እዛ መዝናናት ደስ ይለኛል። ከምትወደው ሰው ጋር ደስ በሚል ሁኔታ መዝናናት በጣም ደስ ይላል። እና እንዲሁም ደግሞ ሴባስታፖር ሬስቶራንት የሚባል አለ። የተለያዩ ሬስቶራንቶች አሉ። ብዙም ጊዜ ግን ደስ የሚል ሰላም ሬስቶራንት ነው